ፖሊስ የፖሊስ ሰራተኝነት ከማንኛውም ሀገር የህግ ማስከበር እና የህዝብ ደህንነት ስርዓት ጋር የተቆራኘ ነው። ለምሳሌ ያህል በብዙ ሀገራት ፖሊስ የሚከተሉትን ተግባራት ይሰራሉ። ወንጀል መከላከልና መመርመር ሰላምን መጠበቅና የትእዛዝ ማስከበር እንዲሁም ደግሞ የጎዛ ስራዎችን መስጠት የግንኙነት ማስተባበር የፖሊስ አገልግሎት እና የስልጣን ችሎታ በህገ መንግስቱና በህግ የተገደበ መሆን አለበት። የፖሊስ ሀይል በጥብቅና በፍትህ መጠቀም አለበት። ማንኛውም አይነት የሀይል መጠቀም ከሚያስፈልገው በተለየ መልኩ ችግር ያመጣል ማለት ነው። እንዲሁም ደግሞ የማንኛውም የፖሊስ ሀይል በግልና በማህበረሰብ ደህንነት ላይ የሚያሳድረውን ተጽዕኖ ከፍተኛ ትኩረት መስጠት አለበት። በማንኛውም ሀገር ከፖሊስ ጋር በማንኛውም ሀገር ከፖሊስ ጋር መቆራኘትና ጥሩ ስራዎችን መስራት አዳዲስ ነገራቶችን መስራት ሌቦችን ምኖችን ሁሉን ነገር መያዝ ያስፈልጋል ማለት ነው። እንዲሁም ደግሞ የፖሊስ ተግባራት ብዙ ናቸው። ወንጀልን መከላከል ወንጀል መመርመር ወንጀሎችን መያዝ እና ለፍርድ ቤት ማቅረብ ሰላም ማስከበር የትራፊክ ቁጥጥር የትራፊክ ቁጥጥር ስንል አሁንም አሉ ለምሳሌ የትራፊክ የትራፊክ ፖሊሶች የምንላቸው ማለት ነው። እና የህዝብ ደህንነት ማስጠበቅ ደግሞ ለምሳሌ በተለያዩ ዝግጅቶች ላይ የህዝብ ደህንነት እንዲጠበቅ በማለት በዛ በመሳተፍ ፖሊሶች ሌቦችን ሁሉን ሰዎች ሌባ የሆኑ ሰዎችን መቆጣጠር ማለት ነው። እና የህዝቡን ሰላም መጠበቅ በዚህ ሁኔታ ማለት ነው እንዲሁም ያስቸኳይ ሁኔታ ምላሽ ማድረግ። የፖሊስ ስርዓት እና የማደራጀት መዋቅር ደግሞ ምን አይነት ነው ካልነው የተለያዩ ክፍሎች እና የተለያዩ ችሎታ አላቸው ለምሳሌ የገንዘብ የዲጂታል ወንጀል የገንዘብ ወንጀል ልብሶች የልብሶች ወንጀል የሙስና ተከላካዮች እና ብዙ አይነት የፖሊስ የተደራጁ አሉ። የአካባቢው ፖሊስ አገልግሎት ደግሞ የሚባል አሉ የሀገር አቀፍ ፖሊስ የሚባል አለ። የፖሊስ ደረጃዎች እና የትእዛዝ የትእዛዝ ሰንሰለት ደግሞ ብዙ አለ ማለት ነው። እንዲሁም እንዲሁም ደግሞ የፖሊስ ስልጣንና ገደቦች ምን ያህል ናቸው እስከ የት ናቸው የሚለውን እንይ? የመያዝና የመፈተሽ ስልጣን የሀይል መጠቀም መመሪያዎች የሰብአዊ መብቶች አክባሪ መሆን እነዚህ እነዚህ ምንን ያካታል የፖሊስ ስልጣን እና ገደቡ ማለት ነው። እና ይሄ እኔን ያካተል የፖሊስ ሙስና እና አደጋዎች ደግሞ እነዚህ እነዚህን መከታተል የፖሊስና የማህበረሰብ ግንኙነት ምን ያህል ነው ብለን በምንጠይቅበት ሰዓት የማህበረሰብ ግንኙነት በመሰረቱ የፖሊስ አገልግሎት የሚባል አለ እና ውይይት እና የጋራ አገልግሎት የፖሊስ ጥበቃ ማህበረሰቦች የፖሊስ ጥበቃ ማሳደግ ይባል። ብዙ አይነት የሆነ የፖሊስ ክፍፍል አላቸው ማለት ነው እና ይኸው የተለያዩ ናቸው ለማለት ነው። በኢትዮጵያ ውስጥ ያሉ የፖሊስ ስርዓት ምን አይነት ነው ካልነህ የኢትዮጵያ ፌደራል ፖሊስ አለ የክልል ፖሊሶች የኢትዮጵያ ፖሊስ ተግባራትና አወቃቀሮች አለ። እና ያው ብዙ አይነት ነው ለማለት ነው እና ፖሊስ ብዙ የሆነ ስራ ይሰራል ብዙ የሆነ ለህዝብ ውጪ ያገለግላል ማለት ነው። ለምሳሌ ሌባ ቤት ውስጥ ገብቶ ሊሰርቅ ሲል ፖሊስ ጠርተን ሌባን መያዝ እንችላለን እንዲሁም ደግሞ ያው ለደህንነታችን የሚያሰጋ ሁኔታ ላይ ካለነ ፖሊስን ጠልተን ፖሊስን ደውለን ጠርተን ያን ችግራችንን እንዲቀርፍልን ማድረግ እንችላለን እና ፖሊስ ዘርፈ ብዙ የሆነ ታማኝ የሆነ ታታሪ የሆነ የስራ አይነት ነው ማለት ነው። እና ፖሊስ ሁሌም ታማኝ ነው ሌባ አይደለም። ማንኛውንም ነገር ደግሞ ይፈጽምልናል። እንዲሁም የሙስና ተግባራትን ይከላከልልናል። የሆነን ስራ መስራት ከፈለግነው ጠላት የሚያስቸግረን ከሆነ ያን ጠላት በማመልከት ከሰን ማሳሰር እንችላለን ማለት ነው። እና ገንዘባችን ንብረታችን እንዲጠበቅልን ያደርጋል የሀገር ሰላምን ያው በአጭሩ ይጠብቅልናል ማለት ነው። እንዲሁም ደግሞ ያው ፖሊስ ብዙ አይነት ነው ብዙ አይነት ፖሊስ አለ። አንዳንድ ሌባ የሆነን ፖሊስ አለ አይጠፋም ጥሩ የሆነ ፖሊስም አለ እና እኛ የፈለግነው ያው ጥሩ አይነቱን ፖሊስ ነው። ጥሩ አይነት ፖሊስ ምንድነው ያደርጋል ያው ሰዎችን ይጠብቃል ዜጋውን ይንከባከባል። ሁሉንም ያከብራል ትልቁንም ትንሹንም እንዲሁም ደግሞ ሽማግሌዎችን የተለየ ክብር ይሰጣል እና ይኸው በህግ መሰረት ነው የሚንቀሳቀስ መንግስት የሚለውን ነገር ብቻ ነው። የሚፈጽም እንጂ ሰው የሚለውን አይደለም። አንዳንድ ፖሊሶች አሁን መጥፎ የሆኑ ፖሊሶች አሉ ለምሳሌ መጥፎ የሆኑ ፖሊሶች ውስጥ ሙስና የሚቀበሉ አራጣ የሚቀበሉ እነዚህ እነዚህ ያው መጥፎ የሚባሉ ፖሊሶች ናቸው። እና ያው እነሱ ከመንግስት ጋር ሳይሆን የሚሰሩ ያው ከግለሰብ ጋር ነው የሚሰሩ ገንዘብ ካለው ባለሀፍት ጋር ነው። የሚሰሩና በዛ ሰዓት ምን ይፈጠራል ሙስና ይፈጠራል። የተለያየ የሆነ መጥፎ ነገር እንዲሁም አልባሌ ነገር ይፈጠራል ማለት ነው። ማህበረሰቡ ላይ እና ያ ነው ያለኝ ሀሳብ አመሰግናለሁ